አመሰግናለሁ እ ብዙ አይነት መጠጦችን እወዳለሁ እ በአብዛኛውን ጊዜ እ አልኮል የሌላቸውን መጠጦችን አዘወትራለሁ እንዲሁም እ እመርጣለሁ ማለት ነው። ለምሳሌ የተለያዩ ለስላሳ ጁሶች አሉ እ እነሱም ብዙ ጊዜ እወዳለሁም። እንዲሁም የኔ ተመራጭ እ መጠጦች ናቸው ማለት ነው።

ለጥያቄው አመሰግናለሁ። ዳቦ ማብሰል አዎ እችላለሁ። ዳቦ በተለያየ መልኩ ማብሰል ይቻላል። አንዳንድ ሰወች በባህላዊ መንገድ ዳቦን ያበስላሉ። አንዳንድ ሰዎች ደግሞ በዘመናዊ መልኩ የተለያየ ቁሳቁሶችን ተጠቅመው ዳቦን ያበስላሉ ማለት ነው። እኔ ግን አሁን ባለሁበት ሁኔታ በባህላዊ መልኩ እ ነው እማበስለው። የተለያየ ቁሳቁሶች አሉ ለዚህ ለባህላዊ ዳቦ ማብሰል የሚረዱ ማለት ነው። እኛ ባለንበት ሀገር ዳቦ ማብሰል በጣም የተለመደ ነው። ሰው ለበአልም ለሀዘንም ለብዙ ነገር ዳቦን ያበስላል። ይሄ ዳቦ ደግሞ ለተለያዩ አላማነት ይውላል ማለት ነው። ይሄን ዳቦ የሚያበስሉት በተለያየ መንገድን ተጠቅሞ ነው። አብዛኛው ብዙ ማለትም እንችላለን ብዙ ሰው በባህላዊ መንገድ ተጠቅሞ ነው። ለምን የዘመናዊውን ለመጠቀም ብዙ ነገር ይጠይቃል አቅምም ይጠይቃል። ገንዘብን ይጠይቃል የተለያየ ኪሳቸው የዳበረ ሰዎች ናቸው ማለት ነው እነሱን መጠቀም የሚችሉት። እንዲሁም የተለያየ መብራቶችን የተለያየ እቃዎችን ቁሳቁሶችን በቀላሉ መገኘት ወይም ማግኘት የማንችለው ቁሳቁሶችን ስለሚጠይቅ እነሱን ለመጠቀም አዳጋች ይሆናል ማለት ነው። ለብዙ ሰው ግን ይሄንን የባህላዊ ዳቦ አበሳሰል መንገድን የሚጠቀሙ በአብዛኛዎቹ የገጠር ሰው ነው ማለት ነው። ገጠር ላይ ያለ ሰው በአብዛኛው ይጠቀመዋል ማለት ነው። ለምን ቀላልም ነው እንዲሁም ምንም የሚጠይቀው ነገር የለም። ለምሳሌ አሁን የከተማው መብራት ይጠይቃል። የተለያየ እቃው ራሱ ዳቦ የምናመስልበት እቃ በጣም ለመግዛትም ውድ ነው። ሁሉም ሰው አቅሙ አይችልም ያን ለማድረግ ደግሞ ስለዚህ የገጠሩ ሰው የገጠሩ ማህበረሰብ ባህላዊ መንገድን ነው የሚጠቀምበት ማለት ነው። ስለዚህ ይሄን ዳቦ እኔ በበኩሌ የማበስለው በባህላዊ ነው። በባህላዊ በትልቅየ እንትን ያለው ሳይዝ የሆነ ድስት አለ እዛን እሱን ውስጥ የተለ ዘይት እቀባና ለምን ሊጡ እንዳይዝብን በሊጥ አድርጌ በዛ በደስት አበስላለሁ ማለት ነው። ከስር ደግሞ ጉልቻ እንላለን ሶስት ጉልቻ እናቆምና እንጨት በማንደድ ከላይም እንጨት በማንደድ ዳቦውን በባህላዊ መንገድ አበስላለሁ። አልፎ አልፎ ለባህል ለአመት በዓል ለተለያዩ ሰው ቤት ለመሄድ እንዲሁም ለተለያዩ አላማነት ለማዋል ስል። ዘመናዊ መንገዱን እጠቀማል የዘመናዊ ደግሞ በመብራትም በመጠቀም ራሱን የቻለ እቃ አለው። የዳቦ ማብሰያ እቃ ተብሎ ለብቻ ራሱን የቻለ አለ። በሱ በመጠቀም አበስላለሁ ማለት ነው ያ ደግሞ በጣም ልዩና አሪፍ ዳቦ እንዲበስል እንዳገኝ ያደርግልኛል ማለት ነው። የባህላዊውም አሪፍ ሆኖ ሳለ ግን ትንሽ ጉልበት ይፈልጋል ጥንካሬ ይፈልጋል ለምን እንጨት እያነደዱ መዋል ነው። እንጨት ብዙ እንጨት ይፈልጋል። እንዲሁም ኩሽና ውስጥ ስለሆነ የምንጠቀመው የተለያየ ጽዳት ወይም ንጽህና የሚጎለው ቦታ ስለሆነ ለማብሰልም ተመራጩ ቦታ አይደለም ማለት ነው። ግን ይሄ የዘመናዊ አቅም ካለ መግዛት የምንችል ከሆነ ገዝተን እሱን ብንጠቀም ተመራጭ ነው። ለምን አጠቃቀሙ ራሱ ንጽህናውን ብንል ጉልበትም የማይጠይቅ ማንም ሰው በቀላሉ አብስሎ መብላት የሚችለውን ዳቦ በባህላዊ ሳይሆን በዘመናዊ መንገድ ነው። አብስለን መጠቀም የምንችለው ማለት ነው። እና በአብዛኛው የከተማው ሰው መብራትም ስላለው እንደዚህ አይነት እቃም የመጠቀም ባህል ስላለው በአብዛኛው ሰው ይሄንን ዘመናዊ መልኩን ገዝቶ የሚጠቀመው ማለት ነው። እና አሪፍ ጥያቄ ነው። ይሄ ሁላችንም ልንጠየቅ የሚገባ ነው ግን በአብዛኛው የተለመደ ነው ማለት ነው። ለጥያቄው አመሰግናለሁ

አመሰግናለሁ ጥሩ ጥያቄ ነው። እኔ በበኩሌ የምሰራው ስራ አድካሚ አይደለም። ለምን? እኔ ተማሪ ነኝ ትምህርት እየተማርኩ ነው የምውለው እያነበብኩም ነው የምውለው አንዳንድ ነገሮችን ስጽፍ ነው የምውለው ስለዚህ የኔ ስራ አድካሚ ነው። ለማለት ትንሽ ይከብደኛል። ነገር ግን የተለያዩ አድካሚ የሚባሉ ስራዎች አሉ። እነሱንም የምሰራበት ቀን አለ ግን አሁን ባለሁበት ሁኔታ ከሆነ ስራየ ብዙም አድካሚ አይደለም። በርግጥ ትምህርት ሲባል ቀላል ነገር ሊመስል ይችላል። ግን በጣም ቀላል አይደለም። የተለያየ ነገሮች በውስጡ አለ ለፈተና ማንበብ አለ ጭንቀት አለ አእምሮአዊም ሆነ አካላዊ ድካምን ያመጣል። በርግጥ አዎ። ብዙ አይነት ጭንቀትን ያመጣል ለምን አንድ ተማሪ ፈተና ሲደርስ በጣም ይጨነቃል። በጣም ያነባል አንብቦ ራሱ ደግሞ እሰራዋለሁ አልሰራውም የሚል ጭንቀት ውስጥ ይገባል። እርግጥ ነው ብዙ ተማሪ ስላነበበ ብቻ አይሰራም ግን ሁሉም ተማሪ ሁሉም በማለት ይቻላል። ፈተና ሲደርስ የራሱ የሆነ ጭንቀት አለው ይጨነቃል ያስባል ስለዛ ፈተና እሰራዋለሁ አልሰራዉም የሚል ጭንቀት ውስጥ ይገባል ማለት ነው። እኔም እንደ አንድ ተማሪ አንድ ፈተና ሲደርስ ጭንቀት አለ እጨነቃለሁ ስለ ፈተናው አስባለሁ ይሄ እርግጥ ነው። በአእምሮአዊ ሊያደክመን ይችላል ግን አካላዊ የሚያደክሙ ሌላ ብዙ ስራዎች ስላሉ ከእነዚህ ከእነዚህ አንፃር የምሰራው ስራ አድካሚ ነው ማለት አልችልም። እንዲሁም አንዳንድ ሰው ደስ እያለው በሙሉ ልብ ይማራል ትምህርትን። ለምን? ትምህርት ማለት የተለያየ ነገሮች የምንማርበት የተለያየ እውቀቶችን የምናገኝበት ተቋም ነው። ስለዚህ አንድ ሰው ትምህርት ቤት ውስጥ አለ ዩኒቨርሲቲም ሊሆን ይችላል የተለያየ ከፍተኛ ትምህርት ተቋማትም ሊሆን ይችላሉ እነሱም እውቀትን ነው የሚሰጡት የተለያየ እውቀትን በተለያየ መልኩ ለተማሪ ስለሚሰጡ ሁሉም አድካሚ ናቸው ማለት አንችልም። አንድን ነገር ወይም አንድን ትምህርት ድካም እንዲኖረው የሚያደርገው ራሱ ተማሪው ነው። ለምን? ያ ትምህርት በአግባቡ ማንበብ ማጥናት እንዲሁም በስትክክል መከታተል ባለበት ሰዓት ትምህርቱን በስትክክል ባለመከታተል ራሱን መጀመሪያ ላይ ትምህርቱ ላይ ትኩረት እንዲያደርግ ከማረግ አንፃር ደካማ የሆነ አቋም ሲኖረው አንድ ትምህርት ደግሞ ፈተና ሲደርስ ያልተነበበ ከሆነ በጣም ችግር ያምጣል። ስለዚህ አካላዊም ሆነ አእምሮአዊ ድካምን ያስከትላል። ስለዚህ ይሄ ስራ አድካሚ ነው ወይም ይሄ ትምህርት አድካሚ ነው ብሎ ሊያወራ ይችላል። ግን ሁሉም ተማሪ እንደዛ አይደለም። አንዳንዱ ይሄ ትምህርትን ደስ እያለው በትልቅ ደስታ ይከታተለዋል። አንዳንዱ ደግሞ ባልማር ለምን እማራለሁ ምን ያደርጋል እያለ። ይማራል ስለዚህ እንደ ሰው ፍች ነው ብየ አስባለሁ። ማለት ነው የራስ ስራ እንደ ሰው ፍች ነው። አንድ ለምን ድንጋይ መሸከም አይሆንም። ያን ስራ ወዶና ፈቅዶ የሚሰራ ሰው ከሆነ ስራው ለሱ አድካሚ ነው ማለት አይቻልም። ያ ሰውዬ አእምሮ አእምሮ ጠንካራ ስለሆነ ይህ ስራ መስራት እፈልጋለሁ ብሎ ስለሚሰራው ያ ስራ አድካሚ ነው ማለት አንችልም። ግን በርግጥ አካላዊ ሊያደክመው ይችላል ትልቁ ነገር ግን አእምሮአዊ ነው አንድ ሰው አእምሮአዊ ጠንካራ ከሆነ አካላዊው ቢያደክመውም አእምሮ ጠንካራ እስከሆነ ድረስ ብዙም ችግር ያመጣል ብዬ ያመጣበታል ብዬ አላስብም ማለት ነው። እና አሁን እኔ የምሰራው ስራ እኔ በግሌ ተማሪ ስሆንክ እንደ ተማሪነቴ አንድን ትምህርት ካነበብኩ አንድን ትምህርት በስትክክል ከተከታተልኩ ትምህርቱ ከባድ ነው ብዬ ማውራት አልችልም። ሁሉም ነገር የኔ ተጠያቂነት ስለሆነ ትምህርቴን በአግባቡ ከተከታተልኩ ቀላል ነው ብዬ አስባለሁ። አመሰግናለሁ